ለስራ እጓዛለሁ ለሚለው ጥያቄ ለስራ እጓዛለሁ የምጓዝበት ቦታ ብዙም የራቀም ባይሆን ብቻ ቅርብ ቅርብ አካባቢ ከአዲስ አበባ ሰላሳ እና አርባ ኪሎ ሜትሮች የሚደርሱ ክፍለ አጋሮች አሉ እነዛ አካባቢ ላይ ለተለያዩ ስራዎች ያው እጓዛለሁ እና ስለዚህ እንደ አጠቃላይ ስንወስደው ለስራ ትጓዛለህ ለሚለው ጥያቄ እኔ መልስ የሚሆነው አዎ ለስራ እጓዛለሁ ነው ምክንያቱም ያው ቅርብ ቅርብ ቦታም ቢሆን ለስራ ስለምጓዝ ማለት ነው። ስራ የምሰራው ስራ በአንድ ቦታ ላይ የተወሰነ ስላልሆነ ለስራ እጓዛለሁ በሚለው ብንወስደው ጥሩ ነው

ጊዜህን በደንብ ታሰተዳድራለሁ ወይ? ለሚለው ጥያቄ አዎ ጊዜየን በደንብ አሰተዳድራለሁ ምክንያቱም አንድ ሰው ጊዜውን በደንብ ካላስተዳደረ ጊዜውን በአግባቡ ሊጠቀም ስለማይችል ማለት ነው። በጥሩ ስኬትም ለመ ስለማይደርስ ጊዜውን በአግባቡ ማስተዳደር መቻል አለበት ብዬ ስለማስብ እኔ በግሌ ጊዜን በደንብ አስተዳድራለሁ። በሚፈለገው መልኩ እና በሚያስፈልገኝ መልኩ ጊዜን የማስተዳደር ልምዱ አለኝ ጊዜን አዎ አስተድድራለሁ። ስለዚህ እንደ አጠቃላይ ስንወስደው ጊዜን ታስተዳድራለህ በአግባብ ለሚለው ጥያቄ የእኔ መልስ የሚሆነው አዎ ጊዜየን በአግባቡ አስተዳድራለሁ የሚለውን ነው።

ኢሜል ትጠቀማለህ ወይ የሚለው ጥያቄ? ያው ኢሜል እጠቀማለሁ። አብዛኛው የምሰራቸው ስራዎች ከ ከማህበራዊ ሚዲያ ጋር የተያያዙም ስለሆነ። ኢሜሌን እጠቀማለሁ ብዙም ጊዜ እና ኢሜል እጠቀማለሁ እና እንደ አጠቃላይ ስንወስደው ኢሜል እጠቀማለሁ ወይ የሚለው ጥያቄ እኔ መልስ የሚሆነው አዎ ኢሜል እጠቀማለሁ ነው። ምክንያቱም ያው ኢሜል ስለምጠቀም ማለት ነው። ኢሜል መጠቀም ግዴታ ነው ብዬ ስለማስብ ኢሜል እጠቀማለሁ። እና ኢሜል በጣም እጠቀማለሁ